ስለ በልጅነትህ የመኖሪያ ቤት ንገረኝ። እሺ፣ አምሰግናለሁ ይሄን ጥያቄ ስለተጠየቅኩኝ። እንግዲህ በልጅነቴ ያደኩት አንድ ገጣር መንደር ውስጥ ነው። ከልጅነት ጀምሮ፣ ከተውልድኩባት ጊዜ ጀምሮ የዘጠነኛ አሃ ክፍል ትምህርት እስከገባሁበት ጊዜ ድረስ የከተማን ህይወት አላውቀውም ነበር። ከተመነትን ፍጹም አላውቀውም ነበር። የዘጠነኛ ክፍል ስገባ ግን የከተማን ህይወት ሀ ብዬ ከጓደኞቼ ጋር አብሬ ቤት ተከራይተን ለመኖር ተገደድን ማለት ነው። እንግዲህ በገጠራማዋ አካባቢ፣ በገጠር መንደር ውስጥ በምንኖርበት ጊዜ ቤተሰቦቼ መካከለኛ ገቢ ያላቸው ከሚባሉት መካከል የሚመደብ የአኗኗር ህይወት ያለን ሰዎች ነበርን። እውነት ለመናገር ምንም ሳይጎልብኝ ያደኩ ልጅ ነኝ። በጣም ደስተኛ የነበርኩ ልጅ ነኝ። ምክንያቱም በአካባቢያችን ላይ ሰፊ የእርሻ መሬት አለ። እዛ የእርሻ መሬት ላይ ብዙ ከብቶች አሉ። እነዛ ከብቶችን እንጠብቃለን፣ ወተት እንጠጣለን። በቂ የሚባል የኑሮ ደረጃ በዘመናችን፣ በወቅታችን እንኖር ስለነበረ ደስተኛ ነበረን። እንግዲህ ቤታችን ከሳር ቤት የተሰራ ትልቅ የጎጆ ቤት ነው። ብዙ ፋሚሊ ወይም ወደ ስምንት ልጆች በአንድ ቤት ውስጥ ከአንድ እና ከአንድ አባት ተወልደን በአንድ ላይ ያደግንበት ቤት ነበር። በጣም ተወዳጅ የሆነ ቤት ነው። አካባቢያችን ላይ ወይም መንደር ውስጥ አሉ ከሚባሉት ትልልቅ ቤቶች ውስጥ የሚካተት ወይም የሚመደብ ቤት ነበር። እንግዲህ በዚህ ቤት ውስጥ እንዳልኩህ ስምንት ልጆች አድገንበታል። ከዛ በጎን በኩል ደግሞ ከብቶች የሚያድሩበት የከብቶች በረት እና ማድ ቤት ከጎጆ፣ ከሳር ጎጆ የተሰሩ ጎጆ ቤቶች ነበሩ። በአካባቢዎች ላይ በወቅቱ በሰአቱ የነበረው የቤት አሰራር ዘዴ ትልልቅ ጎጆ ቤቶችን አስውቦ መስራት ስለነበረ እኛም በአካባቢያችን እንደ መኖራችን መጠን የማህበረሰቡን የቤት አሰራር ስርዓት ተከትለን ትልልቅ ቤቶችን እንሰራ ነበር በሰአቱ ማለት ነው እና አጠቃላይ የመኖሪያ ቤታችን ይህንን ይመስላል። ልጅነታችንን በጣም እንወደው ነበረ። ልጅነታችንን በጣም እናፍቀዋለን። አሁንም ድጋሚ መኖር ቢቻል የልጅነት ጊዜያችንን ብኖር ደስ ይለኛል። ምክንያቱም ያ ጊዜ ወርቃማ ጊዜ የሚባል ነው ለኔ። በዘመኔ፣ በቆይታዬ፣ እስካሁን ባለሁት፣ ባየሁት የህይወት የግዞ መስመር ውስጥ በጣም ደስተኛ የነበርንበት ዘመን አንድ የልጅነት ዘመናችን ነው። ሁለተኛ ደግሞ የዲፕሎማ የትምህርት ስን፣ ስንከታተል የነበረ ከጓደኞቼ ጋር የነበረኝ በጣም ጥብቅ የሆነ ቁርኝት ያንን ጊዜም እንደዚሁ እንድናፍቀው ያደርገኛል። ልጅነት በጣም፣ በጣም ደስ የሚል ነገር ነው። ወርቃማ ከሚባል ጊዜ ነው። ብዙ ነገሮችን በልጅነታችን፣ በለጋ አእምሮአችን እናድርግ የነበረበት ወቅት ነው። ተወዳጅ የሚባል የጊዜ፣ የህይወት ጉዞአችንን የጀመርንበት፣ ነው እንግዲህ ልጅነት፣ እና አብዛኛው ሰው ልጅነቱን ይናፍቃል። በተለይ በመልካም አስተዳደር፣ አስተዳደግ፣ የልጅ አስተዳደግ አደገ ሰው ልጅነቱን በጣም ይናፍቀዋል። ምክንያቱም በልጅነት ውስጥ በቤተሰብ ውስጥ፣ በጓደኝነት ህይወት ውስጥ በጣም ብዙ ደስ የሚሉ ነገሮችን ወይም ግንኙነቶችን እና አድርገን ስላለፍነው ማለት ነው በጣም፣ ጊዜ በጣም እንወደዋለን። ለማለት እወዳለሁ፣ ስለ ጥያቄ በጣም አመሰግናለሁ።

ስልክህን ምን ያህል ጊዜ ትሞላለህ እንግዲህ ስልክ ሁለት አይነት መንገድ ነው የሚኖረው አንደኛው የባትሪን መሙላት ነው ሁለተኛ ደግሞ ለዳታም ይሁን ለድምጽ ጥቅል መሙላት ነው ስለዚህ ሁለቱንም አንድ በአንድ እስቲ ለማየት እንሞክር መጀመሪያው እኔ እንደተረዳሁት ይህ ጥያቄ በዋናነት ከ ስልክ መደወያ ወይ ደግሞ ገንዘብ ምን ያክል ትሞላለህ የሚል ይመስለኛል ይሄን ጥያቄ ለመመለስ እንግዲህ ሰዎች ስልካቸውን አንድም የተለያዩ መረጃዎችን ለማግኘት ለመዝናናት ሰዓት ካላቸው ያንን ጊዜያቸውን የተለያዩ የመረጃ ምንጮችን በማየት የሚረዱበት የሚገነዘቡበት ጊዜ ነው ያንን ለማድረግ ደግሞ የዳታ ጥቅል ያስፈልጋል ካልሆነ በጣም በከፍተኛ ፍጥነት ነው ሁለተኛው ደግሞ የድምጽ ጥቅል ገዝቶ ከተለያዩ ወዳጅ ዘመዶቻቸው ጋር የስራ አጋሮቻቸው ጋር ለስራም ይሁን ለሰላምታ ለተለያዩ ማህበራዊ ጉዳዮች ስልክ የሚደውሉበት የሚጠይቁበት ሀሳብ የሚያንሸራሽሩበት የድምጽ ጥቅል ሊገዙበት ይችላሉ ወይም በቀጥታ ስልክ ካርድ በመሙላት አሁን ያልኳችሁን ነገሮች ለማድረግ ሊያደርጉ ይችላሉ ሁለተኛው አሞላል እንግዲህ ባትሪ ነው እንግዲህ ባትሪ ቻርጅ ካልተደረገ ካልተሞላ አንድ ጊዜ የተሞላው ወይ ለቀናት ወይ ደግሞ ለአንድ ቀን ብቻ ሊያክል ይችላል ሊያገለግል የሚችለው እና ስልክ ባትሪም ቻርጅ ተደርጎ ሊሞላ ይችላል አሁን እንዳልኩት ደግሞ ቀለቧንም ወይም ደግሞ የሚያስፈልጋትን ለመነጋገርም ይሁን የተለያዩ መረጃዎችን ለማግኘት የጥቅል ዳታዎችን ገዝተን ሞልተን ልንጠቀምበት እንችላለን እና ወደ ትክክለኛው ወይም እኔ ይመስለኛል ብዬ ወዳሰብኩት ሀሳብ ስገባ በወር ሁለት ጊዜ ልሞላ እችላለሁ አንድ የዳታ የዳታ ጥቅል ሁለተኛ ደግሞ የማይቀረውና የማይቋረጠው የስልክ ጥቅል ነው ወይም የድምጽ ጥቅል ነው የድምጽ ጥቅል ከእለታዊ ጀመሮ እስከ ወርሃዊ መንፈቃዊ ወይም ደግሞ በአመቱ ውስጥ ያልተገደበ የድምጽ ጥቅልን ማስጠቀም ይችላል ቴሌ አሁን ላይ ባለው አሰራር መሰረት ማለት ነው እና በዚህ አጋጣሚ ስልካችንን ምን ያክል ጊዜ ልንሞላ እንችላለን የሚለውን ለማወቅ እኔ በተደጋጋሚ ሞክሬያለሁኝ ቢያንስ በወር አንድ ጊዜ ወይም ሁለት ጊዜ ስልክ ልሞላ እችላለሁ በወር አንድ ጊዜ የጥቅል ዳታ የዳታ ጥቅል በወር ሁለት ጊዜ ደግሞ የድምጽ ጥቅልን ባለ ሃምሳ ባለ ሃምሳ ወይም ደግሞ በድምሩ የመቶ ብር የአየር ሰዓት በማስሞላት ከወዳጅ ዘመዶቼ ጋር ከጓደኞቼ ጋር ከስራ ባልደረቦቼ ጋር ተነጋግረን የምናወራበት የተለያዩ ርዕሰ ጉዳዮችን የምናንሸራቸርበት አንዱ ይሄ ነው የሚሞላው ሁለተኛው ደግሞ እንግዲህ ቤት ውስጥ ዋይፋይ አለ ይሄ ዋይፋይ በማይሰራበት ሰዓት ላይ አንድ አለበለዚያ ደግሞ ከቤት ውስጥ ስንቀሳቀስ ወደ ውጭ በምንቀሳቀስበት ጊዜ የተለያዩ መረጃዎችን ለማግኘት ስራዎችንም እንደዚህ ለመፈለግ ይረዳኝ ዘንድ የጥቅል ለዳታ ወይም የዳታ ጥቅል ገዝተን የምጠቀምባቸው አጋጣሚዎች ይኖራሉ ስለዚህ በዚህ ረገድ ምናልባት መልሼው ከሆነ አላውቅም የድምጽ ጥቅል በወር አንድ ጊዜ የሃምሳ ብር አስፈላጊ ከሆነ ሁለት ጊዜ ሊሆን ይችላል የኢንተርኔት ጥቅል ግን በወር አንድ ጊዜ የስድሳ ምናምን ብር የአምሳ ብር አሁን በፊት ነበረ አሁን ግን ምናልባት የቀነሰ ይመስለኛል እነዛን ድምጽ ጥቅልና የዳታ ጥቅል በመጠቀም በስልኬ ላይ ያሉ ነገሮችን አክሰስ ላደርግባቸው እችላለሁ ማለት ነው አመሰግናለሁ።

በገበያ ዋጋ መደራደር ትችላለህ ወይ? እንግዲህ በእኛ ሀገር የገበያ ሁኔታ በምንመለከትበት ጊዜ ገበያ ወይም ደግሞ ሻጩና ገዢው በድርድር ስምምነት ላይ ከደረሰው በኋላ ነው። ገበያ ግዢ የሚፈጸመው በመሆኑም በእኛ ሀገር ውስጥ ያሉ ነገዴዎች አግባብ ያልሆነ ጭማሪ አግባብ ያልሆነ ትርፍ በመያዝ ላይ ወይ ደግሞ በሸማቾች ላይ ከፍተኛ የሆነ የዋጋ ልዩነት እንዲፈጠር በማድረግ ከአካባቢ ካለው ማለት ነው። በዚህ ምክንያት ዋጋ በመደራደር አነስተኛ በዝቅተኛ ዋጋ ጥሩ የሚባል እቃዎችን በመሸመት ወደ ቤት ልንገባ አንችላለን። እና መደራደር ትችላለህ? ወይ ለሚለው አዎ የተለያዩ እቃዎች በምገዛበት ጊዜ የገበያ ጥናት በማድረግ ቀጥታ ገበያ ላይ ያለውን የብረት ገበያ ላይ የሚገኘውን የተለያዩ እቃዎች በድርድር እና በመስማማት የገንዘብና የቃል ልውውጥ ልናደርግ እንችላለን ማለት ነው። አዎ በአጠቃላይ አዎ በሚገባ መደራደር እችላለሁ የሚለውን መልስ ለመመለስ ጥረት አደርጋለሁ ማለት ነው

አስተያየት መቀበል ትወዳለህ ወይ? የሚለው ጥያቄ እንግዲህ ሰው በስራ በዘርፍ ላይ ተሰማርቶ ወይም የተለያዩ ስራዎችን እየሰራ ከደንበኛ ጋር የሚያገናኘው ነገር ካለ ደንበኞች አስተያየታቸውን እንዲሰጡ በጎ ፈቃድ መስጠት። የሀሳብ መስጫ ሳጥን እንዲዘጋጅ ማድረግ በቅርብ የሚታወቁ ከሆነ ደግሞ በአካል የሚፈልጉትን ነገር በመለየት ወይም አስተያየት እንዲሰጡ በማድረግ የተለያዩ ሀሳቦችን ማቀበልና ማስተናገድ ይቻላል ማለት ነው። ስለዚህ ረገድ እኔም እንደዚሁ እየሰራሁበት ያለው የስራ ሙያ የመምህር እንደመሆኔ መጠን ከ የኔ ደምበኞች ተማሪዎቼና የአስተዳደር አካላት ናቸው። ስለዚህ የአስተዳደር አካላት በአመት በአመት ሁለት ጊዜ ወይም በመንፈቅ በየትምህርት ዘመኑ በትምህርት አጋማሽ ወይም በሴሚስተር አንድ ጊዜ በመግባት ያለሁትን የስራ ሁኔታ ይገመግማሉ ያ ያሉ አስተያየት ይሰጣሉ ስለዚህ በዛ ነው ወቅት አስተያየት ህጄ ከአስተዳደር አካላት ወይም ከገምጋሚ ባለሙያዎች ሀሳቦችን እቀበላለሁ ማለት ነው። በመቀጠል ከተማሪዎች ጋር እንደዚሁ የሴሚስተር መጨረሻ ላይ ወይም ደግሞ የአመቱ መጨረሻ ላይ ስለነበረን ቆይታ ስለማር ማስተማሩ ሂደት ስለኔ ስማቸውን በማስተማር ሂደቶች ምን አይነት ነገሮችን ስጋው እንደነበረ እንደሱ በሚፈልጉት መንገድ ይዤላቸው እንደነበር ወይም እንዳልነበረ ሀሳብ አስተያየት እንዲሰጡ እድል በመስጠት። መረጃዎችን በመሰብሰብ ወይም ደግሞ አስተያየቶችን በመቀበል ከ ወደፊት መሻሻል አለባቸውን እንዲሻሻሉና መስጠት የሚገባን ነገር ደግሞ እንደዚህ በጥንካሬ እንድንሰጣቸው እድል ስለሚፈጥርልን የተለያዩ አስተዋዮችን እና አስታያዮቶችን ከባለሙያ እንዲሁም ከክቡር ደምበኞቼ ከተማሪዎች እና ከአስተዳደር አካላት ሀሳብ በመሰብሰብ የተለያዩ መረጃዎችንን በመለዋወጥ አስተያየት እቀበላለው ማለት ነው። ይህ ደግሞ በቀጣይ ለምሰራው የስራ ሁኔታ ጥሩ ነገሮችን ለከስተመሮቼ ወይም ለደንበኞቼ ማለትም ለተማሪዎች እና ለትምህርት ቤት አስተዳደር አካላት እንድሰጥና በቂ ሁኔታ ዝግጅት እናድርግ። ብዙ ሀሳቦችን ከባለሙያዎችና ከተማሪዎች በመቀበል አስተያየቶችን በመሰብሰብ ወደፊት የስራ ሁኔታን ማሻሻል እንደችል እገዛ አድርግልኛል ማለት ነው።

ቀልድ መናገር ትወዳለህ ወይ? ቀልድ እንግዲህ ሰዎች የተለያየ ተሰጥኦ አላቸው አንዳንዶቹ ቀልድ መናገር ችሎታ የምኖራቸው ተሰጦ የምኖራቸው ቀልድን በመናገር ሰዎችን የሚያዝናኑ የሚያስቁ ሰዎች ይኖራሉ። አንዳንዶቹ ደግሞ ቀልድ መናገር ባይችሉም ግን ቀልድ በመስማት የሚወዱ ሰዎች ይኖራሉ። ሁለቱንም የማይችሉ ሰዎች ይኖራሉ። ለመናገርም የማይችሉ እንዲሁም ደግሞ ቀልድ መስማትም የማይወዱ ሰዎች ይኖራሉ። ነገር ግን ወደ እኔ ትክክለኛው ጥያቄ መልስ ስመጣ ቀልድ መናገር ትወዳለህ ወይ ሲባል ከበቀጥታ አልወድም ማለት እችላለሁ አልወድም ሳይሆን አልችልበትም ማለት ብል ይቀለኛል። ምክንያቱም ብፈልግም ነገር ግን ቀልዶችን በአእምሮዬ መያዝ ወይ ደግሞ የፈጠራ ችሎታዬ አናሳ በመሆኑ ምክንያት እ ቀልድ መናገር አልችልም ማለት እችላለሁኝ። ነገር ግን ቀልድ የሚናገሩ ሰዎችን አደንቃለሁ። ምክንያቱም ሀሳቡን ከተነሳው ርዕሰ ጉዳይ ጋር ወይም ከዚህ በፊት እያወራን ነው ባለው ርዕሰ ጉዳይ ላይ ተንተርሰው የተለያዩ ቀልዶችን በመጨመር ነገሩን ወይንም ውይይታችን የበለጠ እንዲዳበር እንዲጣፍጥ ተሰሚነት እንዲኖር ለማድረግ እንድንዝናና እድል የሚፈጥር ስለሆነ። ቀልድ መናገር ቢቻል ቢቻል ቀልድ እየተናገሩ ማለት ሁሉም በቦታና ጊዜ ቢኖረውም አንዳንድ ጊዜ ግን ነገሮችን በቀልድ እያዋዙ መናገር ቁም ነገርን ከቀልድ ጋር ከመዝናናት ጋር ለማስተላለፍ ምቹ እድልን ይፈጥራል ብዬ አስባለሁ። ስለዚህ በዋናነት ይሄን ሀሳብ ማጠንከር እፈልጋለሁ። ብዙ ቀልዶችን ስናገሩ ሰምቻለሁ ግን እኔ እንደዛ ቀልዶቼን የመያዝ እና ወደ የሚቀጥለው ደግሞ ከሚመቸው ሀሳብ ጋር እንዲጠማሩ እንዲዋሀዱ ማድረግ ትንሽ ድክመት አለብኝ። ተፈጥሮአዊ የሆነ ነገር ስለሆነ በርግጥ በአካባቢው የሚዳብር ነገር ነው። ለጊዜው ግን እኔ ቀልድ መናገር አልችልም። ነገር ግን ሰዎች ቀልድ ሲናገሩ መስማት ነገር በትኩረት ነገሮችን ማድመጥ ከባለሙያዎቹ ጋር ወይም ደግሞ ከተናጋሪዎች ጋር የበለጠ ቅርርቦችን እንዲፈጥር ስለሚያደርግ ቀልድ የሚናገሩ ሰዎችን በጣም እወዳለሁ በእነሱም እቀናአለሁኝ። ምናልባት ወደፊት አቅሜ ከፈቀደ እንደዛ ነገሮች ለማዳበር ጥረት አደርጋለሁ።

አዎንታዊ አስተያየት ተቀብለህ ታውቃለህ ወይ? አዎ እንግዴ ቅድም ከዚ ጋር ተያይዞ አስተያየት ከመቀበል ጋር ተያይዞ የተለያዩ ሀሳቦችን ለማስተናገድ ሀሳቦችን ለማንሳት ሞክሬያለው። እንግዲህ ሀሳብ በሚሰጥበት ሰዓት ላይ ወይም አስተያየት በምንቀበልበት ሰዓት ላይ ሁለት ነገሮች እንዳሉ በማመን ነው ይሄን ነገር ምናረገው አንደኛ አዎንታዊ አስተያየቶችን ድጋፍ የሚሰጡ ሚያበረቱ ለተሻለ ስራ የሚያነሳሱ የሚያነቃቁ አስተያየቶችን መቀበል ነው። ሁለተኛው ደግሞ በተቃራኒው ባለሙያዎች ወይም ደግሞ የከስተመሮች ወይም ተማሪዎች የመማር ማስተማር ሂደቱን በተሳለጠ ሁኔታ ከስነምግባር ጋር ተያይዞ ሀሳቦችን ሊሰጡ ይችላሉ። አንድ አንድም ሊሆን የሚችለው አንደኛ መሻሻል የሚገባቸው ሀሳቦች ላይ በነቂስ በመስጠት በማውጣት ሀሳቦቻቸውን አስተያየታቸውን እንዲሰጡ በማድረግ። ሁለተኛ ዳግሞ ሚሰሩ ስራዎች በጎ እንደሆኑ በማመን የተሻለ ስራ እየተሰራ እንደሆነ በማመን። ከሚሰጠው አገልግሎት ጋር አያይዘው ሰዎች አስተያየት ይሰጣሉ በተለይ ጥሩ መስተንግዶ ካገኙ ጥሩ ሚፈልጉትን ነገር መስጠት ከቻልን። ሰዎች በጎ የሆነ አስተያየት ለ ከስተመሮቻቸው ወይም ደሞ ሰርቪሱን ለሚሰጡት ሰዎች። ጥሩ አስተያየትን ወይም አዎንታዊ አስተያየትን በመስጠት አንዳንድ ሰዎች የተካኑ ናቸው ወይም አስተያየቶችን መስጠት ሚወዱ ሰዎች ይኖራሉ። እና አዎንታዊ አስተያየት ተቀብለህ ታውቃለህ ለሚለው? በጣም ብዙ ጊዜ በጎ አስተያየቶችን ከመማር ማስተማር ሂደት ጋር ተያይዞ በጎ ሀሳቦችን ወይም ደሞ አዎንታዊ አስተያየቶችን የሚጽፉልኝ ብዙ ተማሪዎች እንዳሉ መግለጽ እፈልጋለው። ያንን ሀሳብ ተቀብሎ ወደ ተግባር መለወጥ ምናልባት ድጋሚ የኔ ድክመት ሊሆንብኝ ይችላል እንጂ። መሻሻል አለባቸው ሚባሉ ሀሳቦችም ይሰጣሉ። መቀጠል አለባቸው ተብሎ ሚያምኗቸውንም ሀሳቦች እንደዚሁ ተማሪዎች ለወላጆቻቸው ወይም ደሞ ለትምርት ቤቱ የአስተዳደር አካላት እነዚህን ሀሳቦች በማሸራሸር አዎንታዊ አስተያየቶችን በነፃ እንዲቀበል እና መታረም ያለባቸውን ደግሞ በነቂስ በማውጣት እንደዛ ማድረግ ይችላሉ። የሚል ሀሳብና አስተያየት አለኝ። ስለዚህ በቀጥታ ነገሩን ለመመለስ ያክል አዎ በሚገባ አዎንታዊ አስተያየቶችን ተቀብዬ አውቃለዌ ማለት እችላለሁ

የስራ ቦታ ደህንነት እንዴት ነው? የስራ ቦታ እንግዲህ አንዳንድ አካባቢዎች ደህንነታቸው የተጠበቀ ይሆናል። አንዳንድ ቦታዎች ደግሞ ለብዙ ነገር ተጋላጭ የሚሆኑበት አጋጣሚዎች አሉ። ምናልባት ይህንን ሀሳብ በማነሳበት ሰዓት ላይ እኔ የምሰራበት መስሪያ ቤት የትምህርት ቤት አንደ መሆኑ መጠን በተደጋጋሚ ለመግለጽ ሞክሬያለው። ትምህርት ቤት በሚሆንበት ጊዜ ተምርት ቤቶች ከመንገድ በተወሰነ ርቀት ላይ መገኘት እንዳለባቸው የተለያዩ መረጃዎች ይጠቁማሉ እንጂ ዋና የአስፋልት መንገድ ላይ መመስረት እንደሌለባቸው ይታወቃል። ነገር ግን አሁን ባለው እኔ በየሰራውበት ባለው በትምህርት ቤት አከባቢ ዋናው መንገዱና የትምህርት ቤቱ ህንፃ ያለምንም የርቀት ልዩነት ታክሲ መቆሚያ ሆኖም ማገልገል የሚችል ማለት ከመንገዱ ካለው ለትምህርት ቤቱ ካለው ቅርበት አኳያ ይሄ ቦታ ስጋት የሚፈጥር በአንድ ወቅት እንደውም አንድ መኪና መንገድ ጥሶ የርሰ መምህሩ ቢሮ ደርምሶ እንደገባ አስታውሳለሁኝ እንደ አጋጣሚ ሆኖ እንደምታደል ሆኖ በወቅቱ ብዙ አደጋ አልደረሰም ምክንያቱም የ በርግጥ በጣም ከፍተኛ የሆነ ጉዳት ሊደርስበት የሚችልበት አጋጣሚ እንደነበረ ይታወቃል። ምክንያቱም ልክ ተማሪዎች ወደ ቤታቸው በሚሄዱበት አካባቢ ጊዜ ነበረ ይሄ ነገር የተፈጠረው። ግን በፈጣሪ ቸርነት ምንም አይነት አደጋ ሳይከሰት ታቀራል ያለአደጋ ብቻ ተከስቶ ያለፈበት አጋጣሚ አለ እና ይሄም ለማለት ፈልጌ ነው ይሄኛው ቦታ ለ መኪና አደጋ ተጋላጭ የሚሆንባቸው አጋጣሚዎች ይፈጥራሉ ብዬ አስባለው። ከዛ ውጪ ግን ትምህርት ቤት በራሱ ያደራጃቸው የራሱ የሆኑ የስልላ ተቋማት አሉ ማለትም የተለ ደህንነቱ እንዲጠብቅ የሚያደርጉ ወጣቶቼን በመንመል በዙሪያው ከተማሪዎች ጋር ደህንነት የተማሪዎች ደህንነት እንዲጠበቅ ለማድረግ ትምህርት ቤቱ የሄደበት ርቀት እውነት ለመናገር በጣም የሚደነቅና የሚበረታታ ነው። ቤት አካባቢ ላይ አንድም መጥፎ ነገር ሲነገርና ሲወራ ተሰምቶ አይታወቅም ይሄ ደግሞ ትምህርት ቤቱ በውስጥ አዋቂ ነው የታሰማራቸው የደህንነት የደህንነትን ስራ እንዲሰሩለት ያደረጋቸው ወጣቶች ስራ እንደሆነ በብዙ አጋጣሚዎች ይነገርለታልና ይሄኛው ሊበረታታለት የሚገባ ነው ብዬ አስባለው። ከዛ ውጪ ግን የህንፃው ጠባብ መሆን እንደ አንድ ችግር ልናነሳው እንችላለን። ከዛ ውጪ ያለው የአየር ሁኔታ በጣም ደስ የሚል አየር ሁኔታ አለ በጣም አደገኛ ፀሀይ በሚባልበት ወቅት የኛ ግቢ ቀዝቃዛ አየር ያለበት አካባቢ ነው ወይ ደግሞ ያለበት ህንፃ ነው። ምናልባት ቅዝቃዜ በምሆንበት ሰዓት ላይ ግን ያው እንደማንኛውም አካባቢ ላይ ቀዝቀጥ የማለት ባህሪ ያለው በሞቃታማ ጊዜ ግን በጣም ደስ የሚል የአየር ሁኔታ ያለበት በዙሪያው ተወሰኖ የያጹት እጽዋት ዝርያዎች ያሉበት እንደሆነ ስለሚታወቅ ከዛ ጋር ተያይዞ ይመስለኛል። ትምህርት ቤት ላይ ማዋል ወይም ደግሞ የመስሪያ ቤታችን አካባቢ ላይ መዋል በጣም ደስታን ከሚፈጥሩ ቦታዎች ውስጥ በግንባር ቀደምነት ተጠቃሽ ነው።

በመስመር ላይ ገዢ ነህ ወይ? ለሚለው ጥያቄ እንግዲህ ሰዎች የተለያዩ ነገሮችን መስመር ላይ ሊገዙ ይችላሉ። በተለይ ደግሞ አሁን ላይ ካለው የኑሮ ውድነት አንፃር የተለያዩ እቃዎችን በመስመር ላይ በተመጣጣኝ ዋጋ ልናገኝባቸው የምንችልባቸው አጋጣሚዎች ብዙ ናቸው። ይሄ የገበያው ስርዓት የፈጠረው ነገር ነው ብለን መውሰድ ብንችል ማለት ነው። ለምሳሌ የመስመር ላይ ገዢ ስንል። መስመር ላይ በጣም ተወዳጅ ከሚባሉ የስትሬት ወይም የመንገድ የመንገድ ላይ እቃዎች ውስጥ አንደኛው ሙዝ ነው ሙዝ በጣም ተወዳጅ ነው። ምክንያቱም ሱቅ ላይ የሚገኘው የሙዝ አይነት እና መንገድ ላይ የሚሰጡ ሰዎች ወይም ደግሞ የመንገድ ላይ የሱቅ የመንገድ ላይ ሙዝ ሻጭ ሰዎች የሚይዙት የሙዝ ጥራት ልዩነት በግልጽ ይታያል። እና ብዙ ሰው ከሱቅ ከሚገዛ ይልቅ መንገድ ላይ ሙዝ መርጦ ቢገዛ ይመርጣል። እኔ አንዱ መንገድ ላይ ከሚዘረጉ ሙዞች ሙዝ ሻጮች መካከል መካከል ሙዝን ከመንገድ ላይ ከሚገዙ ሰዎች በግንባር ቀደምነት ተጠካሽ ነኝ ብዬ መናገር እችላለሁ። ከዛ በተጨማሪ ወቅቱን ጠብቆ የሚከወን ቢሆንም በመስመር ላይ በቆሎ የሚጠበስበት ወቅት አለ። በተለይ ከግንቦት ወይም ደግሞ ከሰኔ በኋላ ወቅቱ የመስኖ ወቅት በቆሎ የሚደርስበት ወቅት ስለሚሆን ከዛ ጋር ተያይዞ ምናልባት የ የትራንስፖርቱ ወጪ በመሸፈን እንደዚህ አይነት ነገሮችን ልናደርግ እንችላለን ብዬ አስባለሁ። ከዚህ የበቆሎ ሻጭ በወቅቱ ላይ ያለ ያኔ የምናገኘውን ነገር መንገድ ላይ በመሸመት ነገሮችን በስርዓት እንድናከናውን ሊረዳን ይችላል ብዬ አስባለሁ ማለት ነው። ከዛ ውጪ መስመር ላይ ከሚሸጡ ነገሮች አሁን ላይ የእሁድ ገበያ የሚባል አለ በዚህ እሁድ ገበያ ላይ የተለያዩ የ አትክልትና ፍራፍሬ ሽያጮች የሚከነውንባቸው ቦታዎች ናቸው። አሁን ላይ ብዙ ሰው ተጠቃሚ የሆነ የሚገኝበት ቦታ ነው። ስለዚህ ከዋጋው አንፃር አልፎ አልፎ በቋሚ ተሰላፊ ባልሆነም አልፎ አልፎ ግን በመስበር ላይ የሚገኙ ተለያዩ እቃዎችን ለገዛ የምችልባቸው እድሎች እንዳሉ ለመጥቀስ እሞክራለሁ። ከዛ በተጨማሪ ግን አሁን ላይ በጣም ብዙ ሰውን እያስተናገደ የሚገኘው የጨረታ ገበያ ነው ማለት ነው። እሱ ጋር ብዙ አልሄድኩበትም ነገር ግን ከዚህ በኋላም ቢሆን በእንደዚህ አይነት ሁኔታ የድርዳማ ቆምነት እድል ይኖረኛል እና አይቼ እጠይቃለሁ ብዬ አስባለሁ።

ስልጠና ትወስዳለህ ወይ? እንግዲህ ሰው ራሱን በተለያየ ነገር ለማብቃት የተለያዩ ስልጠናዎች ሊወስድ ይችላል በምርጫው የገጽ በገጽ ስልጠና ሊወስድ ይችላል። የበይነ መረብ ስልጠናዎችን ሊወስድ ይችል ይሆናል። እንደየሙያው ዝንባሌ እንደየፍላጎቱ ሊወስን ይችላል። የስልጠና አወሳሰድ ነገር ግን እኔ ከአንድም ሁለት ሶስት ጊዜ የተለያዩ ስልጠናዎችን በተለያየ ጊዜ ከተለያየ ተቋም በቀጥታ ወይም ደግሞ በኦንላይን ላይ ለመውሰድ ጥረት አድርጌያለሁ። አንደኛው ከዲዛስተር ሬዲ ፈንዳመንታልስ ኦፍ ፕሮጀክት ማኔጅመንት የሚል አንድ ኮርስ ወስጃለሁ እሱም ሰርተፊኬት በእጄ ላይ ይገኛል። ሁለተኛው ተቋም እንደዚሁ ከዲዛስተር ሬዲ ፈንድራይዚንግ የሚል ኮርስ በመውሰድ የስምንት ሰዓት ኮርስ በመውሰድ ሁለተኛ ስልጠናዬን ወስጃለሁ። ሶስተኛው በመንግስት ደረጃ በከፍተኛ ትኩረት ተሰጥቶት ሲነገር ወይ ማስታወቂያ ሲነገርለት የነበረውን የ ዳታ ፈንዳመንታልስ ኦፍ ዳታ አናላይሲስ ከዩዳሲቲ ከሚባል ተቋም ሰርተፊኬት ለማግኘት ችያለው እና ይሄ የተለያዩ ስልጠናዎች ለተለያዩ ነገሮች እጠቀምበታል ብዬ አስቤ የወሰድኳቸው ናቸው። ነገር ግን አሁን ላይ ባለው ነባራዊ ሁኔታ ምናልባት ሊጠቅም ከቻለ ዳታ አናላይሲስ የሚለው ስልጠና በጣም አስፈላጊ ነው ብዬ አስባለሁ ምክንያቱም ብዙ ስራዎች ከዳታ ጋር ተያያዘ የሚመጡ ስራዎች ይኖራሉ። እነሱን ማኔጅ ማድረግ እነሱን ሊድ ማድረግ የተለያዩ ዳታዎችን በሚገባ ቦታቸው ላይ ማስተዳደር ማቀናጀት መምራት የመሳሰሉትን ስራዎች በዋናነት ስለሚያካትት ስልጠናውን በጣም ወድጄው የሰለጠንኩት ስልጠና ነው። እንግዲህ ምናልባት ወደፊቴም ቢሆን ራሴን አፕግሬድ ላደርግበት ሊያሳድግልኝ የሚችል ስራዎችን ካገኘሁኝ እንደዚሁ ስልጣናችንን በቋሚነት ወስጄ የምሰራባቸው አጋጣሚዎች ይኖራሉ ብዬ አስባለሁኝ

ቅመማ ቅመም የበዛበት ምግብ ትወዳለህ ወይ? እንግዲህ የሰዎች ምርጫ ይለያያል አንዳንድ ሰው ቅመም በጣም ቅመም አዘውትሮ የሚጠቀም ሰው ይኖራል አንዳንድ ሰው ቅመም በጣም ሳይበዛ በትንሹ ሳሳ ያለ ቅመማቅመሞችን በምግቡ ላይ በመጨመር ሰዎች የሚጠቀሙ ሰዎች ይኖራሉ። እኔ ጊዜ እውነት ለመናገር በምመገበው ምግብ አይነት የሚሰራው የምግብ አይነት ሊለያይ ይችላል እንጂ ቅማማትን በጠቀም እፈልጋለሁ ግን ሁሉም ደግሞ ገደብ አለው ብዬ አስባለሁ መጠን አለው ብዬ አስባለሁኝ። ለ ለቅቤ የምንጠቀመው ቀመም እና ለሌላው ለመደበኛ ለቀይ ወጥ የምንጠቅመው ቅመማ ቅመም አንድ አይደለም እንደሚሰራው የምግብ አይነት ሊለያይ ይችላል እንጂ ማለት ነው። እና ከዛ አንፃር ምናልባት ካየነው እንደዛ ሊያስኬድ ይችላል ከዛ ውጪ ግን ተርፈር ሊሆን የሚችል ምንድነው? ውዳሴ ሲባለው የተመረተ ቤት ጆይን አደረጉ በዛው መሳሳት በቀጠል ማለት ነው። ለዚህ ቅመማቅመም የበዛበትን ምግብ ብዙ አይደለሁም ግን እንደየ ምግብ ሁኔታው ሊወሰን ይችላል የሚል ጠቅል ሀሳብ ግን ምን አስቀምጥ እወዳለሁ።

ምን አይነት መሳሪያዎች ትጠቀማለህ እንግዲህ በብዙ ዘርፍ መመለስ ይቻላል ይሄን ሀሳብ ለምሳሌ በቤታችን ውስጥ በቤት ውስጥ የምጠቀማቸው የተለያዩ በተለይ የመብራት መቋረጥ እና መስመር እና ይሄ ትክር የሚያጋጥመው ሰዓት ላይ ለዛን ችግሮች ለማስተካከል የምጠቀምባቸው ማተሪያሎች አሉ ስለዚህ ፒንሳ እንደዚህ ብሎ መፍቻ የመሳሰሉትን ምናልባት ልጠቀምባቸው እችላለሁ ከዛ ሲቀጥል ግን በትምህርት ቤት ውስጥ ነው በዚህ አሁን በቤት ውስጥ ተለያዩ ነገሮችን ለመስራት የምንጠቀምባቸው መዶሻዎች አሉ አካፋና ዶማዎችን እጠቀማለሁ ማለት ነው ከዛ ውጪ ቤት ውስጥ ለተለያዩ ምግቦችንና ለመብሰል የምንጠቀማቸው ቁሳቁሶች አሉ እነዚህ ቁሳቁሶች በግንባር ቀደምነት ሆቨን አለ። እስቶብ አለ ቴሌቪዥን አለ ቴሌቪዥን የተለያዩ ዜናዎችን እና ተከታታይ የቴሌቪዥን ድራማዎችን ለመመልከት እንጠቀምበታለን እስቶብ በእለታዊ በእለት የምንጠቀም የምናበስላቸውን ምግቦችን እናበስልበታለን ከዛ በመቀጠል ቁም ሳጥን አለ ልብስን ሳጥን ይዘበበት ልብሶቻችንን ሸክፍንም የሚናስጥበት ቦታ ነው አልጋ መኝታችን ነው ሶፋ ከስራ እንደመጣን ቤታችን ውስጥ ሚናርፍበት መቀመጫ ነው ልብስ መጠቢያ ማሽኖች አሉ በ ሰው ጉልበት አድካሚ የሆነውን የቆሸሸ ልብስ በአጭር ጊዜ በልብስ ማጠቢያ ማሽን አጥበን ምንጠቀምበት ማሽን አለን ውሃ የምናጠራቅባቸው ሮቶዎች አሉ። ከዛ በጣም ብዙ እለታዊ የተለያዩ ስራዎች የምሰራበት ኮምፒውተር ነበረን ወይም ላፕቶፕ ነበረ አሁን ብዙ እየተጠቀምኩበት አይደለም ምክንያቱም የቴክኒክ ችግር ስላጋጠመ ከዛ ትምህርት ቤት ውስጥ መጽሐፍቶች አሉ ደብተሮች አሉ ስክሪፕቶ አለ። የመምህር ደንብ ልብስ ወይም ደግሞ ጋዋን ብለን የምንጠራው አለን ስለዚህ በጣም ብዙ ዝርዝር ነገሮችን ለመጠቀም ልንወቀስ እንችላለን ከመጠቀምያ መሳሪያዎች አንፃር ማለት ነው እና ከዚህ በአጠቃላይ ጥያቄው በርግጥ ተለይቶ በአንድ ዘርፍ ብቀመጥ የተሻለ ይሆን ነበረ ነገር ግን ከሞላ ጎደል በቤትም ከመስሪያ ቤት ውስጥም ሚንጠቀማቸው መሳሪያዎች በዚህ መልኩ ለመግለጽ ሞክሬያለሁ